ቀዝቃዛ አየር ትወዳለህ? አዎ ቀዝቃዛ አየር በጣም ነው ምወደው በጣም ለመኖር በጣም ከምወዳቸው የአየር ንብረት እንትኖች አይነቶች አንደኛው ቀዝቃዛ አየር ነው በጣም ነው የምወደው እኔ በጣም ቀዝቃዛ ሳይሆን ይሄ መካከለኛ ቀዝቃዛ አለ አይደለ ከአስራ ሶስት አስራ ሁለት እንደዛ አካባቢ ያለ ዲግሪ ሴንቲግሬድ ሙቀት የሌለበት በጣም አሁን ደስ የሚለኝ ይመቸኛል። ያደኩትም እኔ ደጋሰኝን የሚባል በማቸክል ወረዳ የሚገኝ ቀበሌ ሲሆን በብዛት ደጋማ የሚባል የአየር ንብረት ክልል ውስጥ ነው የሚገኘው እና እዛ ስላደኩ ይመስለኛል ሙቀት ቦታ እኔ በዛት የማልመርጠው የማልወደው የአየር ሁኔታ ሲሆን "እንቅልፌ ይምጣና" ነገር ግን ቀዝቃዛ" እንቅልፌ መጣ" አየርን በጣም ነው የምወደው በጣም ይመቸኛል ስለዚህ ቀዝቃዛ አየር በጣም አስፈላጊ ነው። ጠቃሚ

ውሳኔ መስጠት ትችላለህ እንዴ? እኔ እንደነገርኩህ በደብረ ማርቆስ ዩኒቨርሲቲ የሲቪል ኢንጂነሪንግ ሜህንዲስና መምህር ነኝ። አሁን ወደ ስንት አመት አስተማርኩ መሰለህ ወደ አሁን አስራ አንደኛ አመቴን ይዣለሁ። ትንሽ ነው የሚቀረኝ አንድ አራት ወር ነው የሚቀረኝ አስራ አንደኛ አመቴን ሊሞላ። እና ውሳኔ የውሳኔ ሰው ነኝ በጣም እችላለሁ መወሰን በጣም እችላለሁ። ይሄ ግድ ካልወሰንክ እኮ ይሄ ግድ ስራ ስትሰራ መወሰን አለብህ። አሁን የተማሪ ውጤት ጎርተህ ተማሪዎች ሳይሰሩት በግል እንትኔ ሳይሆን ግን ተማሪው ሳይሰሩት ቀርተው የግድ ልመና ይገቡብሃል ስለዚህ የዛኔ መወሰን አለብህ። ምንም በራሳቸው ስህተት ከሆነ ምንም ችግር የለብኝም እኔ የሚቆጨኝ ሰውም አይደለሁም። እኔ በጣም እንትን የሚለኝ በጣም የሚረብሸኝ በራሴ ስህተት ግን በኔ ችግር ግን የሆነ ሰው ሲጎዳ እኔ መወሰን በጣም ያቅተኛል። እንጂ በሰው ችግር ውሳኔ በጣም ነው የምወስነው የግድ ፍትሃዊ ውሳኔ ከሆነ። ራስክን የማይረብሽህ አእምሮህን የማይነካህ ውሳኔ መወሰን ተገቢ ነው ብዬ አስባለሁ። የሚረብሸው ይልቅስ ያንተን ጥቅም አስከብረህ ሌላ ሰው የሚጎዳ ከሆነ እንደዚህ አይነት ውሳኔ በፍጹም አላደርገውም። ይሄ ነው እኔ ውሳኔም መወሰን እችላለሁ

የትኛው ቀን ወደ ገበያ ትሄዳለህ? እንዴ እኔ ሶፍ እኛ ጋር በእኛ ሀገር ባህላችን አብዛኛውን ጊዜ ቅዳሜ ነው ገበያ በጣም የተለመደው ቀን ቅዳሜ ቅዳሜ ቅዳሜ አብዛኛውን ሰው ወደ ገበያ ይሄዳል። ስለዚህ ገበያ ቅዳሜ ቅዳሜ እንሄዳለን። ግን ሰኞም፣ ማክሰኞም፣ ረብዑም፣ ሀሙስም ብዙ ጊዜ ገበያ ይኬዳል። ግን አብዛኛውን ጊዜ የኛ አካባቢ ያለው ማህበረሰቡ ወደ ገበያ የሚሰባሰበው አርሶ አደሩ ምኑ ምኑ በተለይ ቅዳሜ ቅዳሜ ብዙ ነገር ታገኛለህ። ደስ የሚልህም ነገር ታገኛለህ። ስለዚህ ቅዳሜ በጣም የገበያ ቀን ነው። ስለዚህ ቅዳሜ ቅዳሜ ገበያ የምናገኝበት ቀን ነው። ደስ የሚል ቀን ነው። በጣም አሪፍ ቀን ነው ቅዳሜ ቅዳሜ። ስለዚህ የገበያ ቀናችን እኛ ቅዳሜ ቅዳሜ በሚለው ይያዝልን። ቅዳሜ የገብያ ቀናችን ነው። ስለዚህ ቅዳሜ ቅዳሜ በጣም ገበያ እንሄዳለን። ይሄ ነው የእንትናችን